የተጠየቅኩት ጥያቄ ልዩ ችሎታ ምንድነው? ነው የሚል እንግዲህ ማንም ሰው ቢሆን የተለያየ ተሰጦ ወይም ደግሞ በትምህርትም ይሁን በተፈጥሮ የተሰጠው የራሱ የሆነ ችሎታ ሊኖረው ይችላል ማንም ሰው ቢሆን ማለት ነው። ምናልባት ያንን ችሎታ አውጥቶ መጠቀምና ባለመጠቀም ላይ ሊሆን ይችላል ልዩነቱ እንጂ ማንም ሰው ቢሆን የራሱ የሆነ ችሎታ በተፈጥሮም ይሁን በትምህርት አዳብሮት ያለው ችሎታ ይኖራል ማለት ነው። እኔም ከዚህ ውስጥ አንዱ በትምህርት ያካበትኩትና በትምህርት በጣም ያበለፀግኩት ችሎታዬ ምንድነው? ተማሪዎች በጂኦሎጂ ላይ በጂኦሎጂ ሳይንስ ላይ የተሻለ እውቀት እና የተሻለ ጥልቅ የሆነ መረዳት የመረዳት ችሎታ ስላለኝ ከጂኦሎጂ ጋር ከመሬት አፈጣጠር ከህዋ አፈጣጠር በህዋ ላይ ስላሉ አካላት እንደዚሁም በምድር ላይ እና በምድር ውስጥ ስለሚካሄዱ እያንዳንዳቸው አይነት ፕሮሰሶች ስለዚህ ጥልቅ የሆነ ችሎታ አለኝ። ይሄን ለመተንተን ማለት ነው ይሄም ማለት ሳይንሱን የጂኦሎጂን ሳይንስ ማለት ነው። ይሄ ለኔ ሲሆን ለሌሎቹም እንደዚሁ እንደየተሰመሩበት የሰራ መስክ ጥልቅ የሆነ ችሎታ ሊኖራቸው ይችላል ማለት ነው። ለምሳሌ እኔ ቅድም እንደተናገርኩት የጂኦሎጂ ባለሙያ ነኝ ስለ ጂኦሎጂ የትኛውንም አይነት ትንታኔ መስጠት ስለምችል በጂኦሎጂ ወይም ደግሞ በከርሰ ምድር ሀብት እና በመሬት ላይ ስላሉ ፕሮሰሶች እንደ አጠቃላይ ማለት ነው። እንደዚሁም በህዋ ላይ ስላሉ አካላት እና በህዋ ላይ ያሉ አካላት ምንነት አፈጣጠር ሁኔታ ጠቅላላ ሁኔታ ልዩ የሆነ ትንታኔ መስጠት ችሎታ አለኝ ብዬ ስለማምን ስለዚህ እንደአጠቃላይ የእኔ ችሎታ በመሬት ሳይንስ ላይ ይሆናል ማለት ነው። ስለጥያቀው ግን እጅግ በጣም አመሰግናለሁ።

ተጠየቅኩት ጥያቄ የትኛውን በዓል ትወዳለህ? ነው የሚል በመጀመሪያ ደረጃ በዓል ስንል የተለያዩ አይነት በዓላት አሉ ለምሳሌ ብሄራዊ በዓል በመንግስት ደረጃ የሚከበሩ። ብሄራዊ በዓላት አሉ ለምሳሌ የዘመን መለወጫ በዓል አለ። እንደዚሁም በሀገር ደረጃ የሆነ አላማ የተደረሰበት በዓል ሊከበር ይችላል። በብሄራዊ በዓል ደረጃ ማለት ነው። እንደዚሁም ከዚህ በተለየ መልኩ ደግሞ የሃይማኖት በዓላት አሉ። ለምሳሌ ከሃይማኖታዊ በዓላት ለምሳሌ ገና አንዱ ነው። ፋሲካ አንዱ ነው ጥምቀት ሌላኛው ማለት ነው። እንደነዚህ አይነት ብዙ በዓላት አሉ በሃይማኖት ማለት ነው ከዚህም በተጨማሪ ደግሞ። እንደ ቤተሰብ እንደ ግለሰብ ቤታችን ውስጥ የምናከብራቸው የግላችን የሆኑ በዓላት ሊኖሩ ይችላሉ። ለምሳሌ እኔና ባለቤቴ የተገባንበትን እለት በማስመልከት በዓል ልናከብር እንችላለን። ወይም ደግሞ የመጀመሪያ ልጃችንን ያገኘንበትን እለት በማስመልከት የልደት በዓል ልናከብር እንችላለን። ዝሮ ዝሮ የተለያየ ባል አለ። ከእነዚህ ውስጥ ለምሳሌ እኔ እኔና ባለቤቴ የተጋባንበትንለት በዓል እጅግ በጣም እወደዋለሁ። ከዚህ በተጨማሪ በሃይማኖታዊ ከሃይማኖታዊ ባህላት ውስጥ አንዱ የሆነውን ገናን እጅግ በጣም ደስ ይለኛል እጅግ በጣም እወደዋለሁ። ምክንያቱም የራሴ የሆነ ምክንያት ማስቀመጥ እችላለሁ። ለምሳሌ ገናን ከሌሎቹ በኋላ እጅግ በጣም የሚያስፈልግኝ እና አሳድጌ የምወድበት ምክንያቱ አንደኛው ገና። ጌታችን ኢየሱስ ክርስቶስ ወደዚህ አለም መጥቶ የሰው ልጅ ያዳነበት እለት በስጋ የተገለጸበት ስለሆነ እጅግ በጣም በዚህ በዚህ እወደዋለሁ ማለት ነው። ከብሄራዊ ባላት ደግሞ ለምሳሌ የዘመን መለወጫም ባል እጅግ በጣም እወደዋለሁ። ይህንንም ለምን ቢባል የራሴ የሆነ የተለያዩ ምክንያቶችን ማስቀመጥ ስለምችል። አንደኛ ሀረጌ ሆና ዘመን ጨርሰነ በአዲስ ዘመን በአዲስ መንፈስ በአዲስ እቅድ በአዲስ ጎል መነሳት ስለሚያስችለን። ሁለተኛ ደግሞ በዚህ ወቅት ላይ የሰው ልጅ ቀርቶ ምድር እንደ አጠቃላይ በአረንጓዴ ቀለም የምታሸበርቅበት በአበባዎች የምትደምቅበት እንደ ሰማይ ከዋክብት ፍንድቅ የምትልበት ወቅት ስለሆነ። የዘመን መለወጫ በዓልን እጅግ በጣም ደስ የሚለኝ ከሁሉም ባላት ደስ የሚለኝ በዓል እሱ ይሆናል ማለት ነው። ስለተጠየቁት ጥያቄ ግን እጅግ በጣም አመሰግናለሁ ታንኪው።

የተጠየኩት ጥያቄ ከስራ ሰዓት በኋላ ትሰራለህ ነው የሚል ይህ ጥያቄ? ለየትኛው በምን ስራ የሚል ግልጽ የሆነ አጠያየቅ ስላልሆነ ዝሮ ዝሮ። ከስራ ሰዓት በኋላ በተመደኩበት የስራ መስክም ይሁን በግል ስራዬ። ስራ እሰራለሁ ለምሳሌ በተመደኩበት በመንግስታዊ ስራዬ ከሆነ የምሰራ። ይህም ተጨማሪ ጊዜ ተመደበኛ ስራዬ ተጨማሪ ጊዜ ስለሆነ። ኦቨርሎድ ማለትም ትርፍ ጊዜ ስለሰራሁኝ ለትርፍ ጊዜ ለሰራሁበት ክፍያ ስለሚሰጠኝ እንደዚህ አይነት አጋጣሚዎችን ሳገኝ እሰራለሁኝ ለሰራሁበትም ክፍያ ስለማገኝ እጅግ በጣም ደስ ብሎኝ የምሰራው ስራ ነው ማለት ነው። ይህ ሳይሆን ደግሞ ከስራ ሰዓት በኋላ ትሰራለህ ለሚለው? አዎ እሰራለሁኝ ምን አይነት ስራ ከተባለ ደግሞ የግል ስራ ማለት ነው። የግል ስራ የተለያዩ የግል ስራዎች ሊኖሩኝ ይችላሉ እነዚያን በትርፍ ሰዓቴ እነዚያን እሰራለሁ ማለት ነው። ስለዚህ መቼም በየትኛውም መስክ ይሁን በመንግስትም ስራ ይሁን በግል ስራዬ ከትርፍ ሰዓት በኋላ ያለው ስራ። ሁሌም ቢሆን የኔ ተጨማሪ የገቢ ምንጭ ስለሆነ ስራ እሰራለሁኝ ስራ አልንቅም ጊዜን በከንቱ አላባክንም። የሚል አጠቃላይ መልስ ነው ያለኝ ስለ ጥያቄው ግን እጅግ በጣም እመሰግናለሁ ታንኪው።

የተጠየኩት ጥያቄ የምትመኘው የእረፍት ጊዜ ምንድነው? ነው የሚል ወይም መቼ ነው ተብሎ? ምንድነው ሳይሆን የእረፍት ጊዜማ ምንድነው ለሚለው የእረፍት ጊዜ ነው ተብሎ ተጠይቋል። ስለዚህ ጥያቄው ግን ምን ተብሎ መስተካከል ነበረበት። ብትሉኝ የምትመኘው የእረፍት ጊዜ መቼ ነው ተብሎ ነው መስተካከል ምንድነው ሳይሆን መቼ ነው ምክንያቱም ምንድነውማ የእረፍት ጊዜ ነው? ምንድነው ሳይሆን መቼ ነው ይሄ የእረፍት ጊዜ? መቼ ቢሆንልህ ትወዳለህ ለማለት የተጠየቀ ነው። ዝሮ ዝሮ። የምመኘው የእረፍት ጊዜ እንደ ሁኔታው የሚለያይ ነው የሚሆነው። እኔ ራሴን ወክዬ ስናገር ግን የምመኘው የእረፍት ጊዜ በተለይ እንደዚህ ሃይማኖታዊ በዓላት በሚሆኑ ጊዜ በዚያን ጊዜ የእረፍት ጊዜ ባገኝ እጅግ በጣም ደስ ይለኛል እንዲያውም ከዚህ በተጨማሪም። ብሄራዊ በዓላት በሚሆኑ ጊዜ። አንድ ቀን ብቻ ሳይሆን ተጨማሪ ቀን ተሰጥቶ እረፍት ቢሰጠኝ ደስ ይለኛል። ምክንያቱም ያንን በዓል በቃ ከቤተሰቦቼ ከዘመዶቼ ጋር አብሬ ዜና ብዬ ማሳለፍ። ልወድ እችላለሁ። ወይም ደግሞ ያንን ባል አስመልክቶ ምናልባት እናት አባቶችን ሩቅ ቦታ ስለሆኑ ከዚያ ቦታ ሄጄ መዝናናት ስለምፈልግ። ከእነሱ ጋር ደግሞ ቢያንስ አንድ ቀን ብቻ ሳይሆን- ሁለት ቀን ሶስት ቀን ሊያስፈልገኝ ይችላል። በመጀመሪያ ደረጃ ወደዚያ ስር ከዚያ ደግሞ እነሱ ጋር የምቆየው ጊዜ አለ እንደገና ተመልሼ ወደ ስራ ቦታ ስመጣ-። ብዙ ጊዜ ስለሚወስድብኝ። በእንደነዚህ አይነት ባላት ጊዜ ቢያንስ ሁለት ቀን ሶስት ቀን-። ባገኝ መቼ ለሚለው በበዓላት ነው መልሱ። እንደገና ደግሞ ምን ያህል ጊዜ ለሚለው ይህን ያህል ጊዜ- ከሁለት እስከ ሶስት ቀን ቢሆን እጅግ በጣም ደስ ይለኛል። ማለት ነው። ስለዚህ ጥያቄው የምትመኘው የእረፍት ጊዜ ምንድነው? ሳይሆን የምትመኘው የእረፍት ጊዜ- መቼ ነው? ወይም ደግሞ መቼ ቢሆንልህ የሚል መሆን አለበት። ብዬ-። ለጥያቄው የራሴን ማስተካከያ ሰጥቼ። መልሱንም ይኸው በገለጹት መልክ ይሆናል ማለት ነው። ስለዚህ-። የምመኘው የእረፍት ጊዜ መቼ ቢሆን ለሚለው በቃ በዓላትን በተመለከተ በዓላት ሲሆኑ ሲሆኑ ይሆናል ማለት ነው። ይህ ለኔ ነው። እንጂ ሌሎቹ ደግሞ ለምሳሌ የእረፍት ጊዜያቸውን ለምሳሌ ሴቶቹ ነፍሰ ጡሮቹ። ነፍሰ ጡሮቹ ደግሞ ምናልባት ለመታረስ። የሚፈልጉት ጊዜ ረጅም ሊሆን ይችላል። ስለዚህ እመጫት በሆንንበት ጊዜ ሊሉ ይችላሉ ወይም ደግሞ አንዳንድ ሰዎች ደግሞ በምንታመም ጊዜ የእረፍት ጊዜ ብናገኝ የተሻለ ነው። ምክንያቱም ከበሽታችን ሙሉ በሙሉ አገግመን እንድንነሳ ብለው የራሳቸውን እንደየራሳቸው አስተሳሰብ መልስ ሊሰጡ ይችላሉ። ይህ ሲታመሙ ግን በቂ የሆነ ጊዜ ማግኘት እጅግ በጣም እኔም- የምደግፈው ሀሳብ ነው ማለት ነው። ለማንኛውም ስለ ጥያቄው አመሰግናለሁ። ታንኪው።

የተጠየቅኩት ጥያቄ ገንዘብ ታቆጥባለህ ነው የሚል። ይህ ጥያቄ አሁንም የ የአማርኛ የአጠያየቅ የቃላት ስህተት ስላለበት ገንዘብ ትቆጥባለህ ተብሎ መስተካከል አለበት። ታቆጥባለህ ሳይሆን ትቆጥባለህ ነው መሆን ያለበት። መልሱ ዙሮ አዎ ነው ወይም ደግሞ ገንዘብ ታስቆጥባለህ ከሆነ ሌሎች እንዲቆጥቡ ታደርጋለህ ወይ? ማለት ስለሆነ በዚህም ቢሆን አዎ ነው። ምክንያቱም እኔ ብቻ ሳይሆን ገንዘብ መቆጠብ ያለብኝ ሁሉም ሰው ገንዘብ እንዲቆጥብ እመክራለሁኝ አስተምራለሁኝም። ከዚህም በተጨማሪ እኔም ራሴ ጎንዘብ እቆጥባለሁ። ምክንያቱም ገንዘብ መቆጠብ ራሱን የቻለ የራሱ የሆነ አላማ ስላለው ማለት ነው። ለምሳሌ ዛሬ ከምናገኘው ገንዘብ ላይ እንደ ምንም የተወሰነ የተወሰነ ሳንቲም ለብዙ ጊዜ ብንቆጥብ ብዙ ካፒታል ይኖረናል ማለት ነው። ነገ ላይ የተሻለ ህይወት ለመምራት ያስችለናል ማለት ነው። ጉልበት እንደሚታወቀው እየደከመ እድሜያችን እየገፋ ሲሄድ ጉልበታችን እየደከመ ጉልበታችን እየደከመ ሲሄድ ደግሞ የምንሰራው ስራ ትንሽ ውጤታ ውጤታችን ታ አናሳ ውጤታማ አንሆንም ማለት ነው። ስለዚህ ነገ ደግሞ ውጤታማ ስለማንሆን ጉልበታችን ስለሚደክም። በዚያን ሰዓት ደግሞ ተጨማሪ የህክምና እንደዚሁም ለምግብ ኑሮም እየተወደደ ስለሚሄድ ለዚያ ሁሉ ወጪ ገንዘብ ነገ ተዛሬ በባሰ መልኩ ስለሚያስፈልገን ዛሬ ከምናገኘው መቆጠብ። የሰው ልጅ በቃ ግዴታው ነው ማለት ነው። እንደውም ይህንን የሚያጠናክር እንደው በ አማራ አከባቢ በአማራው ብሄረሰብ ላይ ጠንከር ጠንከር ያሉ አባባሎች አሉ። ቁጠባን የሚያበረታቱ ወይም ደግሞ ቁጠባ መቆጠብ የሰው ልጅ እንዳለበት በጣም ግፊት የሚያይ ተጽዕኖ የሚፈጥሩ ስነ ቃላት አሉ። ለምሳሌ ምን ይባላል? ታገኙለት ትንሽ ቆረስ የኋላ ኋላ ባለሰንጋ ፈረስ ይባላል። ይህም ማለት ዛሬ ከምናገኘው ነገር ላይ ትንሽ መቆጠብ ነገ ከነገ ወዲያ መጪው ህይወታችን የተሻለ ይሆንልናል ይደረግልናል ብሎ የሚያሳስብ ስነ ቃል ነው። ሌላም ብዙዎቹ አሉ ዝሮ ዝሮ በዚህ በተሰጠ ሰዓት ውስጥ ያን ሁሉ አንስቶ ማብራሪያ ስለማይቻል ሰአቱም ስለማይበቃ። የኔን መልስ በዚህ ልጨርስና እንደ አጠቃላይ ምንድነው? ገንዘብ መቆጠብ የኔ ብቻ ሳይሆን የሁሉም ሰው ግዴታ ሊሆን ይገባል የሚል ምክር አለኝ ማለት ነው። ስለዚህ እንደ አጠቃላይ ገንዘብ ትቆጥባለህ ለሚለው አዎ ነው መልሱ። ታንኪው

የተጠየቅኩት ጥያቄ ዛሬ የመጀመሪያ ምግብህ ምን ነበር ነው ሚል በመጀመሪያ ደረጃ አንድ ሰው ጤናማ አመጋገብ አለው የምንለው። ጠዋት ቀለል ያሉ ከባድ ያልሆኑ ምግቦች በትንሹ ጠዋት ላይ መመገብ ከዛ ደግሞ እኩለ ቀን ወይም ደግሞ ምሳ ሰዓት ምሳ መብላት እንደዚሁም መጨረሻ ላይ ማታ ደግሞ ማለት ነው። ወደ ምኝታ ክፍል ከመሄዳችን በፊት የምንመገበው ምግብ በእኛ እራት እንለዋለን። እነዚህን ሶስት ምግቦችን መመገብ አለበት አንድ ሰው ማለት ነው። ስለዚህ በዋናነት ሶስት የምግብ አይነቶች አሉ ከእነዚያ ውስጥ የመጀመሪያው ቁርስ የሚባለው ነው ቁርስ ደግሞ። ጠዋት ላይ የምንመገበው ማለት ነው። ስለዚህ ዛሬ የመጀመሪያ ምግብህ ምንድን ነበር ከተባለ ቁርስ ነው። ቁርስ ደግሞ ሁሌም ዛሬ ብቻ ሳይሆን ሁሌም ማለት ነው። ምን አይነት ምግብ ነበር የሚል ጥያቄ ካስነሳ ደግሞ። አንድ ዳቦ ከሻይ ጋር ነበረ ማለት ነው። ስለዚህ የዚህን ጥያቄ መልስ በዚህ በመጨረስ እሰናበታለሁ አመሰግናለሁ ታንኪው።

የተጠየኩት ጥያቄ አዳዲስ የስራ ግንኙነቶች ትፈጥራለህ ነው የሚል መልሱ አዎ ነው። በመጀመሪያ ደረጃ አዳዲስ የስራ ግንኙነት ማለት። አዳዲስ ስራዎችን ከአዳዲስ ሰዎች ጋራ የማገናኘት ለምሳሌ ስራ ፈላጊንና አሰሪታን የማገናኘት ማለት ነው። ይህ ደግሞ። በደብዳቤ በማሳወቅ ሊሆን ይችላል። ወይም ደግሞ የተለያዩ ተቋማት ስራ ማሰራት ሲፈልጉ። የራሳቸውን ፕሮፋይል ይለቃሉ በዚያ ፕሮፋይላቸው መሰረት ይህን ያህል ሰው እንደዚህ አይነት ባለሙያ። በዚህ ቦታ የሚሰራ ከዚህ እስከዚህ ጊዜ ክፍያ ይህን ያህል የሚል የራሳቸው የሆነ መመሪያና ደንቦችን ያወጣሉ። ያንን መመሪያና ደንብ በማፈላለግ እኔ ደግሞ እንደነዚህ አይነት ስራዎችን የሚሰሩ ሰዎችን። በዚህ ስራ ውስጥ እንዲገቡ ሁለቱንም የማገናኘት ስራ ማለት ነው። እና እንዲህ አይነት ስራዎችን ብዙ ጊዜ። እንደውም እነዚህ ኦንላይን ላይ የሚሰሩ በሪሞት በርቀት በዲስታንስ የሚሰሩ ስራዎችን በማገናኘት ብዙ ጊዜ አዳዲስ የስራ ግንኙነቶችን እየፈጠርኩ እገኛለሁ ማለት ነው። ይህ ለኔ ያን ያህል አስቸጋሪ ስላልሆነ እጅግ በጣም ቀላል ስለሆነ። እንዲህ አይነት ስራዎች ላይ ብዙ ጊዜ ትኩረት ሰጥቸ እሰራለሁ ነው መልሱ። ስለ ጥያቄው ግን እጅግ በጣም አመሰግናለሁ።

እሺ የተጠየቁት ጥያቄ ቅሬታዎችን እንዴት ታስተናግዳለህ? ነው በመጀመሪያ ደረጃ ቅሬታ ማለት አቤቱታ ማለት ነው አቤቱታ ደግሞ ተበደልኩ ብሎ መምጣት ማለት ነው ተበደልኩ ብሎ የሚመጣ አካል ደግሞ ካለ ማለት በዳይ አካል አለ ማለት ነው። ስለዚህ በሁለቱ በዳይና ተበዳይ አካላት ላይ ሁለቱንም በማቅረብ አስፈላጊውን እርምት መስጠት ማለት ነው። ቅሬታ ታስተናግዳለህ ወይ ተውሎ ሲጠየቅ ማለት ነው። ስለዚህ አንድ ሰው በሃላፊነት ሲቀመጥ ሰዎችን እያስተዳደረ ስለሆነ የሚያስተዳድራቸው ሰዎች የሚገባ የሚጠበቅባቸውን ወይም ደግሞ የሚገባቸውን ስራ በአግባቡ ላይሰሩ ይችላሉ። በዚህም ጊዜ አንደኛው አካል ብዙ ስራዎችን ሲሰራ ሌላኛው አካል ደግሞ የሚጠበቅበትን ስራ ላይሰራ ይችላል በዚህ ሰዓት ብዙ ስራዎችን የሰራ አካል ይሄኛው አካል እንደኔ አልሰራም ብሎ ቅሬታ ይዞ ሊመጣ ይችላል። በዚህ ሰዓት ደግሞ ውሳኔውንና ዳኝነቱን የሚሰጥ ሀላፊነት ያለው አካል ስለሆነ ቅሬታዎች ወደዚያ ሀላፊነት ወደያዘው አካል ስለሚሄዱ ያ ሀላፊነቱ የቅሬታ የሚቀርብለት ሰው ሀላፊነቱን ተጠቅሞ በመጀመሪያ ደረጃ ቅሬታውን በትክክል ካየና ካገናዘበ በኋላ ይህንን ቅሬታ ስሙዝ በሆነ መልኩ ማንንም በማይጎዳና አስተማሪ የሆነ እርምጃ ችግር ፈጣሪ ነው ብሎ ባመነበት አካል ላይ ውሳኔ ወይም ደግሞ ቅጣት የማሳረፍ ማለት ነው። ይህንን ደግሞ ማድረግ ያን ያህል በጣም ውስብስብ ስላልሆነ ቀላልም ስለሆነ ቅሬታ ማስተናገድ እችላለሁ የሚል መልስ ነው። ያለኝ ለምሳሌ ሁለት ተማሪዎች ተጋጭተው ሊመጡ ይችላሉ ተጋጭተው ተደባድበው ወይም ተሰዳድበው ወይም ደግሞ የሆነ አንደኛው አንደኛውን አካሉን አጉድሎው ያ አካሉ የጎደለው ወይም ደግሞ የተጎዳው አካል ቅሬታ ይዞ ይመጣል። ለምሳሌ ምን ብሎ ይመጣል እንደዚህ ያለምንም ምክንያት እንዲህ አድርጎ እንደዚህ አደረገኝ እንደዚህ አድርጎ ደበደበኝ እንደዚህ አድርጎ ይሄንን እርምጃ ወሰደብኝ። ብሎ እኔ ጋር ቅሬታውን ይዞ ሲመጣ እኔ ደግሞ እነሱን ተማሪዎችን የማስተዳደር ስልጣኑም ስለተሰጠኝ የማስተዳደር ሀላፊነቱ ስለተሰጠኝ ይህንን እርምጃ የወሰደውን አካል ና ብየ ቢሮ በማስጠራት ቢሮ ቁጭ አድርጌ። እንዴት እንደመታው ለምን እንደመታው ለምን ይህን እርምጃ እንደወሰደበት በአግባቡ በመጠየቅ እና እሱንም ሁለቱንም አስቀምጨ በማመሳከር ሁለቱንም ግራና ቀይ በማመሳከር ተገቢ ሆኖ ታገኘሁትኝ ይህንን እርምጃ በወሰደው አካል ላይ የራሴን እርምጃ በማስቀመጥ ነገ ከዚህ ስራው እንዲታቀብ ቅሬታዎችን በዚህ መልክ ላስተናግድ እንችላለን ወይም ደግሞ እንደተሰጠኝ ሀላፊነት ሁለቱንም ልጆች ይቅር ተባባሉ ብየ ሰላማዊ በሆነ መልኩ አስታርቄ በ ላለያያቸው እችላለሁ ማለት ነው። ታርቀው ተስማምተው ሊለያዩ ይችላሉ ወይም ደግሞ የበደለ ክሶ የተበደለ ተክሶ ሊለያዩ ይችላሉ ማለት ነው። እንደአስፈላጊነቱ ስለዚህ እንዲህ አይነት ተግባራትን ደግሞ ከበፊትም አደርጋለሁ አሁንም በተሰጠኝ ሀላፊነት እንዲህ አይነት ይህንን ብቻ ሳይሆን ሌላ ተጨማሪ የተለያዩ አይነት ኬዞች ሊመጡ ይችላሉ እነዚህን ኬዞች በስርዓት ቅሬታዎችን ማስተናገድ ተገቢ ነው ብየ አምናለሁኝ። ለምሳሌ ወይም አንድ ምሳሌ ብናነሳ ሌላ ምሳሌ አንድ መምህር የተሰጠው ክፍለ ጊዜ አለ። አንድን ኮርስ ለተማሪዎች ለመስጠት በዚያ ጊዜ ፔሬድ ውስጥ በዚያ ክፍለ ጊዜ ውስጥ መምህሩ ክላስ ላይ ሳይገኝ ቢቀርና ተማሪዎች ደግሞ ግዚያቸውን ማግኘት ያለባቸውን እውቀት ሳያገኙ ሲቀሩ እነዚያ ተማሪዎች ወደ እኔ መምህሩ እየገባልን አይደለም ብለው ቅሬታቸውን ይዘው ቢመጡ እኔ መምህሩ ያልገባበትን ወደ ክላስ ያልገባበትን ኬዝ እንዲያቀርብ አድርጌ አግባባዊ ተሆነ በአግባቡ እሸኘዋለሁኝ። የቀረበት ምክንያት አሳማኝ ካልሆነ ግን አስፈላጊውን ቅጣት በማድረግ ቅሬታን በዚህ መልኩ ላስተካክል ወይም ደግሞ መፍትሄ ልሰጥ እችላለሁ ማለት ነው። ዙሮ ቅሬታ መስጠት እንደየ እንደየ ስራ መስኩ ወይም እንደየ ሀላፊነቱ የተለያየ ቢሆንም ቅሬታ መስጠት ይህን ያህል ማስተናገድ ይህን ያህል ከባድ አይደለም ማለት ነው። ቀላልም ከመሆኑ አንፃር በርግጥ የተወሰነ ችሎታ ሊጠይቅ ይችላል ዝሮ ቅሬታን ማስተናገድ እጅግ ተገቢ ነው። ምክንያቱም ሁሉም ሰው በትክክለኛ መብቱን አስጠብቆና አስከብሮ መብትና ግዴታውን አውቆ እንዲኖር ስለሚያደርግ የሚል መልስ ነው። ያለኝ ለማንኛውም ስለተጠየቁት ጥያቄ እጅግ በጣም ነው የማመሰግን ታንኪው።